ቅርጫት አለክ? አዎ ቅርጫት አለኝ ቅርጫት ብዙ አይነት ቅርጫት አለኝ የልብስ ማስቀመጫ ቅርጫት አለኝ ገበያ መሄጃ ቅርጫት አለኝ ከእንትን የሚሰራ ከቅጠል ምናምን ይሰራል ቅርጫት ይባላል እኛ ገገበያ እንሄድበታለን። ስጋ ምናምን ስንገዛም ቅርጫ ይባላል። አንድ ከብት አድርጎ አሁን ለብዙ ሰው መካፈል ምናምን። እሱ ቅርጫት ይባላል። የተለያዩ ቅርጻቶች አሉ ለበወረቀት የሚሰሩ ቅርጻቶች አሉ። ትልልቅዬ እንደ ዘንቢል ሆነው ያገለግላሉ ማለት ነው። ዘንቢል ማለት። ፍራፍሬ ስንገዛ ቁራ ስንገዛ የምንይዝበት ቁራ ማለት በእኛ አካባቢ ፍራፍሬዎችን ጥራጥሬዎችን መግዛት በቃ ነውና። አዎ እጠቀማለሁ። አለኝ የተለያዩ አለኝ። ትንሿ አለኝ ትልቁ አለኝ። መካከለኛ አለኝ። ብዙ ስፈል ብዙ ቃል ገዛ ስፈልግ ትንሽኛውን ትልቁን ይዤ እወጣለሁ። ትንሽ ቃል ስፈልግ ደግሞ ትንሽኛውን ይዤ እወጣለሁ። እና ቅድስት አታት አለኝ መደመን ያለኝ

ቅጽል ስም አለክ አዎ ቅጽል ስም አለኝ የተለያዩ ቅጽል ስሞች አሉ ቤተሰቦቼ የሚጠሩብኝ ጓደኞቼ የሚጠሩኝ ቅጽል ስም አለ። እና ብዙ ነው። ቅጽል ስሜ ለምሳሌ አያቴም ያወጣችልኝ አለ እናቴ ያወጣልኝ አባቴ። ቤተሰቦቼ ሁሉ ብዙ የተለያየ ቅጽል ስም ነው ያወጡልኝ እና ብዙ ቅጽል ስሞች አሉኝ። አዎ በቅጽል ስሜ ሲጠሩኝ ደስ ይለኛል። ምክንያቱም የሚወድክ ሰው ምናምን ነው። ቅጽል ሰው የሚያወጣው። የሰው የተጠቀመው ላለመጠቀም የውዴታቸውን ለምሳሌ አሁን እናቴ ቡጡ ቢቲቲ እምቲ ትለኛለችና በጣም ደስ ይለኛል። ቀጽል ስም

ማታ በምን ሰዓት ትገባለህ? ማታ በጊዜ ነው የምገባው። አስራ ሁለት ሰዓት ወይ አንድ ሰዓት ከቆየሁ ነው። ሩቅ ሀገር ከሄድኩኝ ለፊልድ። ወጣ ብሎ የሚሰራ ስራዎችን ልሰራ ራቅ አገር ከሄድኩ ነው እንጂ የማመሸው። እዚሁ ከሆንኩ በጊዜ ነው የምገባው ምክንያቱም። ለሌባ እጋለጣለሁ ካመሸው ብዙ ነገር ስላለ እዚሁ ከሆንኩኝ በጊዜ ነው የምገባው። ግን የሰላም ሁኔታው እኛ አካባቢ አያሳስብም ለዛ ሳይሆን። በጊዜ ገብቼ ቤቴ ስራዬን ሰርቼ። ቡናዬን አፍልቼ ምግቤን ሰርቼ እራቴን ሰርቼ እንደዛ ቁጭ እላለሁ ከዛ እዝናናለሁ። ፊልም አያለሁ በጊዜ ከገባሁ ሻወር ወስድና ከዛ በኋላ ቤቴን አጸዳለሁ። እቃዎቼን አጥባለሁ ጠዋት የተጠቀምኩበትን ማታ የተጠቀምኩበትን አንድ ላይ አጥብና ከዛ በኋላ ወደ ፊልም ማየት እሄዳለሁ ማለት ነው። ፊልም ማየት በጣም ነው የምወደው ፈንድሻ አፍክቼ። ነገሮችን አርግቼ ፊልም አየለሁ ቁጭ ብዬ ፊልም አያለሁ እስከሚመሽ በጊዜ ምገባውም በጣም በጊዜ ነው የምገባው። አለበለዛ እንትን ነው በቃ ይሄ ፈራለሁ። ማታ መሄድ ራሱ የማታ መንገድ በጣም ነው የሚያስፈራኝ። ስለዚህ በጠ በጊዜ ገብቼ። ስራዎቼንም በጊዜ ነው የምጨራርሰው አንድ ሰዓት ሳይሆን በፊት ነው የምጨርሰው። ምክንያቱም አኛ አካባቢ አንድ ሰዓት ካለፈ። እንዲህ አስሬ መከታተፍ ምናምን ራሱ በጣም ሼም ነው። ስለዚህ እኔም እንደ እናቴ በጊዜ ነው የምገባው። ወንዶች ናቸው ብዙ ጊዜ የሚያመሹ ግን። እሱንም አሁን ቀርቷል እንደ ድሮ አያመ

ሸክላ እቃዎች ትጠቀማለህ? አዎ የሸክላ እቃዎች እጠቀማለሁ የተለያዩ የሸክላ እቃዎች አሉ ለምሳሌ ጃበና ሊሆን ይችላል ድስት የሸክላ እቃዎች ወጥንም ይሁን ቡናን በጣም ስለሚያጣፍጡ በደንብ እጠቀማለሁ። እንደውም የድሮ ሰዎች የሸክላ ነገር ነው እንጂ ምንም አይጠቀሙም። ቶሎ አይበርድም አንዴ ከሞቀ በኋላ ቶሎ አይበርድም ስለዚህ ወጣችንንም ረጋ ብሎ ያበስለዋል እንተ ግልብልብ አይልምና በጣም ነው የምትጠቀመው። እኛ አካባቢ በብዛት የምንጠቀመው የሸክላ ስሪቶችን ነው እዚሁ እኛ አካባቢ ስለሚሰሩ ዋጋቸውም ያን ያህል እንደዛኛው ስለማይወደድ በአቅማችን የምንፈልገውን አይነት ቅርጽ እያሰራን በሸክላ ነገሮች በጣም እንጠቀማለን። ሸክላ የሚሰራው ከአፈር ነው እዚሁ አካባቢ። ለሻክላ የሚሆን አፈር የሚያውቁ ሰዎች አሉና ከዛ ነው የሚሰራው ስለዚህ በጣም አሪፍ ነገር ነው። ለጤናችንም አይዘግም ምን አይልም። እና በጣም አሪፍ ነው ሸክላም በደንብ ነው የምጠቀመው። በጣም ነው የሚጣፍጡት በሸክላ የሚሰሩ

ምን ያህል ጊዜ ስብሰባ ታደርጋለህ? ስብሰባ ብዙ ጊዜ አደርጋለሁ ቢያንስ በሳምንት በአሥራ አምስት ቀን የተለያዩ ስብሰባዎችን አደርጋለሁ ለምሳሌ የቤተሰብ ስብሰባ ሊሆን ይችላል። የስራ ስብሰባ ሊሆን ይችላል እና ብዙ ስብሰባዎችን እናደርጋለን ስብሰባ ምንሰበሰበው። የሆነ ነገር ወይ የጠፋ ነገር ሲሆን ወይም ሚስተካከል ነገር ሲኖር። የተቀየረ ነገር ሲሆን እንድናውቀው ሁሉም ሰው እንዲያውቀውና። እንዲያስተካክሉ ወይ አሰራር ላይ ሊሆን ይችላል የተለያዩ ነገሮች ላይ ስብሰባ። እንሰበሰባለን ስረ ስራ ሊሆን ይችላል። በየትኛውም መንገድ ብንሄድ ያዋጣናል የትኛውን እናስተካክል እስካሁን የሰራነው ጥሩ ነው። ለወደፊቱስ እንዴት እናድርግ ምናምን የሚለውን ለመወያየት ብዙ ጊዜ እንሰበሰባለን። እሱንም ሁሉም የሚሰማውን ይገልጻል በነጻነት ሀሳባችንን ምንወያይበት መድረክ ስለሆነ። ስብሰባ በተለያዩ መንገዶች እንሰበሰባለን የቤተሰብ ስብሰባ ሲሆን ደግሞ። ልጆችን ስለ ሳምንት ያሳለፍነው ሳምንቱን በምናሳልፋችሁ ምናምን ይባላል። እና ብዙ አይነት ስብሰባዎች አሉ በብዛት እንሰበሰባለን። አንዳንድ ስብሰባዎች ደግሞ የስራ ስብሰባዎች ሲኖሩ ስለ ስራው ምናምን ስልጠና ይሰጣቸዋል። እንዲያሳድጉ ስራቸውን እንዲያሳድጉ ወይ ደግሞ አሰራሩን የሚቀየርም ከሆነ እሱንም እንደዛው እንዲያሳድጉና ስራቸውን እንዲያሳድጉ ግን እንትን ይላል እድገትም ይሰጣቸዋል። ስልጠና ሩቅ አካባቢ ለምሳሌ ስብሰባ ስንሄድ። ብርም ሊሰጠን ይችላል ምክንያቱም ብዙ ወጪ አውጥተን ነው የምንሄደው። የምግብ አለ የማዳሪያ ቤት አለ። እና እንደዛ እንደዛ አይነት ስልጠናዎችን እና ስብሰባዎችን ስንወስድ ደግሞ ለእኛም ጥቅም የምናገኝበት አጋጣሚ ስላለ። ብዙ ስብሰባዎችን እንሰበሰባለን

የምትወደው መጽሐፍ ምንድነው? ይላል እኔ የተለያዩ መጽሐፎችን እወዳለሁ ብዙ መጽሐፎች አለ። ለምሳሌ የታሪክ መጽሐፎች የፍቅር መጽሐፎች ብዙ አይነት መጽሐፎችን እወዳለሁ። መጽሐፍ አምብቤ እማርበታለሁ የታሪክ ከሆነ። የድሮ ነገሮችን እማርበታለሁ በጣም ብዙ ነገር ስለሚያስተምር መጽሐፎችን በብዛት አነባለሁ ከጋዜጣ ከምናምን። እውነተኛ ታሪክ ላይ የተመሰረቱትን በጣም አናባለሁበት ምክንያቱም። ብዙ ትምህርቶችን አገኝበታለሁ። የሰው እውነተኛ ታሪክን የተጻፉ በጣም ብዙ መጽሐፎች አሉና እነሱም ምናምን አነበዋለሁ። ሲደብረኝ ምዝናና መጽሐፍ በማንበብ ነውና እና በጣም ብዙ ልምዶችን አገኝበታለሁ። ስለ ሰዎች ለወደ ፊትም ትምህርት የሚሆነኝን ያለፉኝንም

እንደገና ጥቅም ላይ ማዋልት ታደርጋለህ? አዎ የተለያዩ ነገሮችን የተጠቀምኩባቸውን አሁን ለምሳሌ ፕላስቲክ ሊሆን ይችላል ፌስታሎች ምናምን ተጠቅሜ የጣልኩባቸውን ጥቅም ላይ አውላለሁ። ለምሳሌ አሁን ፌስታሎች ምናምን ሲቀደዱ ሰዓት ለማያያዝ እጠቀምባቸዋለሁ። ሌላ ነገሮችም እንደዚህ የልብሶችም ምናምን ወይ ተራስ አደርገዋለሁ ወይ ደግሞ የተለያዩ ነገሮችን እንትን እልበታለሁ ፕላስቲኮችን እያቀለጥኩ ሌላ ዲዛይን በማውጣት የተለያዩ ነገሮችን በመፍጠር እጠቀምባቸዋለሁ።

እኔ የምመኘው ስራ በጣም ብዙ ነው ግን በጣም የምወደው። ዶክተር ነበረ ዶክተሬት የምመኘውም ምክንያቱም ሰዎችን የህክምና አገልግሎት በአግባቡ እንዲሰጡ እፈልጋለሁ። የተለያዩ ህመማን አቅም የሌላቸውን መርዳት ስለምፈልግ በራሴ ሙያ። ስለዚህ ህክምናም በጣም እወደው ነበረ በጣም የምወደው ስራ ምንድነው ለሚለው? የምወደው ስራ በቃ በጣም ህክምና ነው። ለምን? ህክምና ማከም ሰዎችን ማዳን ሰዎችን መፈወስ እንደገና የተቸገሩ ሰዎችን መርዳት በጣም ስለሚያስደስተኝ። በጣም ስለምፈልግ። ስለዚህ የህክምናን እመርጣለሁ። እሱ ላይም ባልሆን አሁን ለጊዜው ባለውኝ አቅምና ባለው በምሰራበት ቦታ ሰዎችን እያገኩና እየረዳሁ እገኛለሁ።

የስራ ቦታ ደህንነት እንዴት ነው ለሚለው የስራ ቦታ ደህንነቴ በጣም የተጠበቀ ነው በጣም አሪፍ ነው። ስራዬን በአግባቡ እሰራለሁ በሰላም ወጥተው በሰላም መግባቱ ራሱ በጣም አሪፍ ነው። እንደገና ደግሞ ቢሮ ውስጥ ካለው ከጓደኞቼ ጋር ከአለቃዬ ጋር በተለያየ ቦታችን ላይ በጣም ግንኙነት አለን በጣም ደስ የሚል ቦታ ነው። እንደገና ደግሞ አካባቢያችንን በጣም የሚያስደስት ሰፈር ነው። በቃ ዋው የሚል ሰፈር ስለሆነ በጣም ምቹ ነው። ስለዚህ የስራ ቦታዬ ደህንነት የተጠበቀ ነው በጣም በቃ በአስተማማኝ ሁኔታ የተጠበቀ ነው። ደስተኛ ነኝ እዚህ ሰፈርም በመሆኔ በአካባቢዬ በጣም ደስተኛ ነው። በስራ ቦታዬም የምሰራው ስራ በጣም ደስተኛዬ ነው። ስለዚህ ደስተኛ ነኝ ስለዚህ በቃ ደስተኛ ነኝ ደህንነቱ የተጠበቀ ነው

የደንበኛ እርካታን ታሳውቃለህ? አዎ የደንበኛ እርካታን እሳውቃለሁ ምክንያቱም ደንበኞቼ በጣም እርካታ ካላገኙ ሌላ ደንበኛም የማምጣት እድላቸው ጠባብ ስለሆነ ከእኔ ላይ ራሱ ይርቃሉ ምክንያቱም ደንበኞቼን በስነ ስርዓት ካላስተናገድኩ እዛ ቦታ የመምጣት እድላቸው ጠባብ ነው እዚህ ቦታ በጣም አንስተናገድም መስተንጉዶቻቸውም ቀርፋፋ ነው በጣም ዝቅተኛ ነው ብለው ሊያስቀሩብን ሊቀሩም ይችላሉ ወደ ሌላ ሊሄዱ ስለሚችሉ ደንበኞቻችን በጣም እርካታ እስከሚኖራቸው ተደስተው በእኛ ተዝናንተው እንዲሄዱ አደርጋለሁ። ለምን? በቃ የፈለጉትን በስነ ስርዓት አስደናግጄ በወረፋም ቢሆን በወረፋቸው ቦታ በሰልፍ በተለያየ ቦታ አድርገን በጣም ደግሞ በሰልፍም ቢሆን ቶሎ ቶሎ ስራ ሰርተን ቶሎ በፍጥነት ሰርተን ደንበኞቻችንን እርካታ መስጠት እንችላለን። ስለዚህ እንደዚህ መስተንግዶ ሲኖር ደግሞ ሌላውን ሰዎች እንደገና ሌላ አዳዲስ ሰዎችን እነዛ ደንበኞቻችን ይዘውልን ይመጣሉ። ስለዚህ ለድርጅቱም ሆነ ለምብ ለተለያዩ ቦታዎችም እድገት አለው ማለት ነው። ስለዚህ ደንበኞቼን እርካታ እሰጣቸዋለሁ

ጥራት ያለው ስራ ማቅረብ ትችላለህ? ጥራት ያለው ስራ ማቅረብ ይችላል። አዎ ምክንያቱም ጥራት አለው ስራ ካላቀረብን ሌላ ሰዎች መጥተው እኛ ጋር ላይገዙን ይችላሉ። ቀኑ ያለፈ ከሆነ በጣም ሰዎች ይናደዱብናል ልጆች ይታመማሉ። ብስኩት ምናምን ያለውን እንደገና ቀኑ ሳያልቅ መጨረስ አለብን ስለዚህ ጥራት ያለውን ስራ ማቅረብ እችላለሁ። በየሱቁ ቦታ በጥራት ነው መስራት ያለብን። እንደገና ደግሞ በየ ስራ ቦታም በስራዎችንም ቦታ ያለውን በጥራት ስንሰራው ማንኛውም ስራ በጥራት ከተሰራ። ሁሌም ይቆያል በጥራት ያልተሰራ ስራ ወዲያው ሊፈርስ ይችላል። ለምሳሌ ቤት ራሱ በጥራት ካልተጸዳ ቤቱ ሊቆሽሽ ጃል ተመልሶ ቶሎ በደቂቃው። ስለዚህ በጥራት የሚሰራ ስራ መስራት ጥሩ ነው። እና እሱ ይመቸኛል

መተግበሪያዎችን ታወርዳለህ? አዎ መተግበሪያዎችን አወርዳለሁ የተለያዩ መተግበሪያዎችን አወርዳለሁ። ለምሳሌ አሁን ቲክቶክ ዩቲዩብ ክሮም ኢንስታግራም ቴሌግራም በጣም በብዛት የምትጠቀመው እኔ ቴሌግራም ነው። ምክንያቱም ለስራም ኢሜልም እጠቀማለሁ። የስራ የውሎ የቀን ስራምን እንደሰራን የቀን ውሏችን ሪፖርት ለማድረግ ምናምን የተለያዩ ነገሮችን እጠቀማለሁ። አሁን ዩቲዩብ ምናምን ፊልም ለማየቻ ዘፈን ለማዳመጥ የተለያዩ ነገሮችን ለማድረግ የተለያዩ ድሮ ገጾችን እጠቀማለሁ። በደንብ ነው የምጠቀመው የማህበራዊ ሚዲያን ፌስቡክ አለ ኢሞ አለ። የተለያዩ ነገሮች ስላሉ አሁን ለምሳሌ ሩቅ ያለን ሰው ለማውራት በቪዲዮ ደውዬ ለማውራት ስፈልግ እነዚህን መተግበሪያዎች ነው የምጠቀመው። እንደ ኢሞ አይነት ዋትሳፕ ብዙ አይነት አሉና በደንብነው እምጠቀመው በቀን ውሎዬ ውስጥ ሳልጠቀም አልውልም። እንደውም በብዛት ነው የምጠቀማቸው።

ነገሮችን በስርዓት ታስቀምጣለህ? አዎ ነገሮችን ሁላ በስነ-ስርአት ነው የማስቀምጠው። ልብሶቼን እቃዎቼን የደብተሮቼን መጽሐፎቼን ሁሉን ነገር በስርዓት ነው የማስቀምጠው። ምክንያቱም ልክ ሳነሳ ስፈልገው ቶሎ ማግኘት እንድችል በስነ-ስረዓት ነው የማስቀምጠው። ለምሳሌ አሁን ቲሸርቶቼን በቲሸርት ጃኬቶቹን በጃኬት ሱሪዎችን በሱሪ አንድ ላይ አጣጥፌ በስነ-ስረዓት ደርድሬ አስቀምጣለሁ። የምፈልጋቸውን ፊት ለፊት በማድረግ የማልፈልጋቸውን ከጀርባ ምክንያቱም የምፈልገውን ከስር ካደረኩኝ ያንኛውን ለማውጣት ስል ላበላሽ እችላለሁ ማለት ነው። ስለዚህ ነገሮቼን በስነ ስርዓት ነው የማስቀምጠው። መጽሐፎቼን ደብተሮቼን ስክሪፕቶም አሁን ለምሳሌ ብዙ ስክሪፕቶ ስላለኝ አንድ ቦታ አርግቼ አንዱን ነው በስርዓት የምጠቀመው ከዛ ያኛውን ስጨርስ ደግሞ ሌላኛውን እጠቀማለሁ። እና ነገሮቼም በስነ ስርዓት ለመጠቀም በስርዓት ማስተካከል አለብኝ። የስራ እቃዎችን ኮምፒውተሮችን ሊሆን ይችላል መቀመጫዎችን ሊሆን ይችላል መጀመሪያ በስነ ስርዓት አስተካክዬ ቆሽሾ ከሆነ አጽድቼ ምናምን።

መንዳት ትችላለህ አዎ መንዳት እችላለሁ። ራሴ እየነዳሁ ነው ወደ ስራ የሚሄደው ምናምን ምክንያቱም አሁን ታክሲ ልጠብቅ ካልኩኝ በጣም ጊዜ ይወስድብኛል አይገኝም ደግሞ እዚህ በጣም መንገዱም እንትን ስለሆነ ይዘጋጋል። ጠዋት ላይ ልጆቹ ትምህርት ቤት ይሄዳሉ። ሁሉም ሰው ወደ ስራ ስለሚሄድ ስለዚህ ራሴን ራሴን በመንዳት ጊዜንም አላባከንም ማለት ነው። አለበለዛ ታክሲ ልጠብቅ ምናምን ካልኩኝ ሰዓት በጣም ይሄድብኛል። ስለዚህ ሰአቴን እንትን ለማድረግ ለመቆጠብ እየነዳሁ ነው። የሚሄደው በጣም የምታምር መኪና አለችኝ እና በሷ እየነዳሁ ቤተሰብንም ስራ እደርሳለሁ ልጆችን ትምህርት ቤት አደርሳለሁ። እና መንዳት በጣም ነው የምችለው። በጣምም ደስ ይለኛል ያዝናናኛል እንደዚህ አየር እየተቀበልኩት ከከተማ እወጣለሁ። አንዳንዴ ሲደብረኝ ምናምን አሪፍ አሪፍ ቦታዎችን በመሄድም። የተለያዩ ሀገር ሄደውና ምቹ መኪናዎችን በጣም ቀለል ያሉ መኪናዎችን እወዳለሁ። ዘመናዊ መኪናዎች እና

በቤት ውስጥ ምን አይነት እቃ አለ? የቤት እቃዎች አሉ ቤት ውስጥ የተለያየ የቤት እቃዎች አሉ የምጠቀምባቸው ወይ ደግሞ ለወደፊት ይጠቅሙኛል ብዬ ያስቀመጥኳቸው ብዙ አይነት እቃዎች አለ ለምሳሌ አሁን የምጠቀምባቸው ፍሪጅ አለ ቲቪ አለ ጂፓስ አለኝ ሳጥን አልጋ ፍራሽ ምንጣፍ ኮንፈርት የተለያዩ ነገሮች አሉ ብዙ አይነት የምጠቀማቸው አሉ ሳህኖች አሉ ድስት ብዙ ነገሮች አሉ እና የኝቤት እቃየ የተለያየ ብዙ ነገር ነው ያለው

ኮምፒውተር መጠቀም ትችላለህ አዎ ኮምፒውተር በደንብ ነው የምትጠቀመው የተማርኩትም ኮምፒውተር ስለሆነ ኮምፒውተርን በደንብ እጠቀማለሁ። አሁን ጊዜው ዘመናዊነቱም ሁሉም ሰው ኮምፒውተር ነው የሚጠቀመው ስራ የሚሰራው በኮምፒውተር ነው። ጽሁፎች የሚጽፉት አሁን እንደ ድሮ በእስክርቢቶ በወረቀት ላይ ምናምን ቀርቷል ኮምፒውተር ላይ እንጽፋለን ከዛ ፕሪንት እናደርጋለን። እና እናወጣለን የምንፈልገውን ነገር ሁላ ኮምፒውተር ላይ ነው የምንጽፈው። መረጃዎችን ለማስቀመጥ የተለያዩ ሰነዶችን ለማስቀመጥ ብዙ ነገሩን በኮምፒውተር እንትን የምንለው ማለት ነው። አሁን ለምሳሌ ፎቶዎችን ለማስቀመጥ ፎቶ ለማንሳት ለማቀነባበር ለማሳመር የተለያዩ እንዲያምር የሚያደርግ ነገር አለ። ቀለሞችን ለመቀባት የተለያዩ ስዕሎችን ስላለው ብዙ ነገር ኮምፒውተርን ተጠቅሜ ብዙ ነገሮችን እሰራለሁ። በእጄ መስራት የማልችለውን ኮምፒውተር ላይ አስገብቼ ብዙ ነገር እሰራለሁ። ለምሳሌ እንትን ሰርች አድርጊ እዛው ኮምፒውተር ላይ በሮቦት አስመስዬ ምናምን ድምጽ አድርጌበት እሰራለሁ። በጣም ብዙ ነገሮችን ኮምፒውተር ላይ እንሰራለን።

ስራ ሰዓት በኋላ ትሰራለህ አዎ ከስራ ሰዓት በተጨማሪ ሰዓት በመጨመር እሰራለሁ ምክንያቱም ስራዬን ካልጨረስኩ መውጣት አልወድምና። ከስራ ሰዓት በኋላም እዛው ቆይቼ ስራዎቼን ጨርሼ እስከምጨርስ ድረስ እዛው እሰራለሁ። ምክንያቱም ስራዬን መጨረስ ስላለብኝ በአግባቡ እና ደንበኞቼም ደስተኛ እንዲሆኑ ስራዬን በብቃት ከስራ ሰዓት ውጪም እሰራለሁ። እና ለኔም ለተሻለ ነገር እንዳገኝ ለነገ ለውጥ እንዲኖረኝ ራሴን ለማሳደግ ድርጅቱንም ለማሳደግ ከስራ ሰዓት በኋላ በደንብ እሰራለሁ። አንዳንዴ እንደውም በጣም አምሽቼ ሁሉ የምሰራበት ጊዜ አለ እና በጣም ነው የምሰራው። ከስራ ሰዓት በኋላ ቤት ውስጥም ስመለስ ደግሞ የቤት ውስጥ ስራ እሰራለሁ። ለምሳሌ ልብስ አጥባለሁ። ቤቴን አበጃለሁ አጸዳለሁ። ልብስ እተኩሳለሁ ከዛ አጣጥፌ በስነ ስርዓት አስቀምጣለሁ የተለያዩ ነገሮች። ምግቦችን መስራት ማቅረብ በማቀራረብ ከዛ ቁጭ ብዬ የእረፍት ሰአቴን ደግሞ ፊልም አያለሁ። ቡና እየጠጣሁ ፈንዲሽ አፍክቼ እና ሰራለሁ

ምን አዲስ ነገር መማር ትፈልጋለህ? ብዙ ነገር መማር እፈልጋለሁ። ለምሳሌ ትምህርት አዳዲስ ትምህርቶች እኔ ያልተማርኳቸውን ብዙ አይነት ፊልዶች ስላሉ። እኔ ያልተማርኩትን ሁላ ማብር ደስ ይለኛል የማላውቃቸውን ለማወቅ ስለሆነ። ዘመናዊነቱን በጣም እየሰፋ ስለሆነ የተለያዩ ነገሮች አሉ። ለምሳሌ የልብስ ስፌት ሊሆን ይችላል። በወረቀት የሚሰሩ ነገሮች ትንንሽ ነገሮች አሉ። አሁን እኛ ጋር ፌስታል ተካክለዋልና። የተለያዩ በወረቀቶች የሚሰሩ በእጅ ስራ የሚሰሩ ዘንቢሎች አሉ። የሆነ እንደ ጥልፍ ነገርም አለ የተለያዩ ዲዛይኖች አሉ። እነሱም ብማር ደስ ይለኛል እነሱን መማር እፈልጋለሁ። እንደገና ትምህርት ላይም ብዙ ነገር አሉና ሁሉንም መማር እፈልጋለሁ የማላውቃቸውን ሁሉ ማወቅ ስለምፈልግ የተለያዩ ነገሮችን መማር እፈልጋለሁ። ለምሳሌ አሁን ጀልባ መቅዘፍ እኔ አልችልም። እሱን ብማር ሹፍርና ፓይሌት ብዙ የተለያየ ሙያዎች አሉ እና ሁሉንም ብማር አይከፋም። ምክንያቱም ለአንድ ቀን የሚጠቅም ጊዜ ይኖራል አሁን አንድ ሙያ ይዤ ቁጭ ካልኩኝ ተምሬያለሁ። ብዬ ያ ነገር ወይ ያ ስራ ነገ ላይ ቢጠፋ ሌላ ደግሞ የተሻለ ያን አንዱን ያገኘሁትም መስራት እንድችል በብዙ ሙያ የታገዝኩኝ መሆን አለብኝ። የተለያየ ሙያ ካለኝ አሁን በአንዱ ስራ እንኳን ባጣ በሌላኛውን ተጠቅሜ መስራት እችላለሁ። ወይ ደግሞ በእረፍት ጊዜየም ሌላ ስራ መስራት እችላለሁ። ሁለት ሶስት ስራ አንድ ላይ መስራት እችላለሁ ያ ደግሞ የሚሆነው የተለያየ አዲስ ነገሮችን ፈጠራዎችን ሊሆን ይችላል። ሰዎች ወይ ደግሞ የፈጠሯቸውን እነሱም በመማር ሊሆን ይችላል የተጻፉ ነገሮችን በማንበብ ሊሆን ይችላል። በእጅ ደግሞ እንትን ልምድ እንደዚሁ በእጅ ሰዎች በሚናገሯቸው ነገር እማራለሁ። በብዙ ነገር ልማር እችላለሁና አዲስ ነገሮችን በቀን በቀን መማር እፈልጋለሁ። ምክንያቱም ያየኋቸውን ነገሮች አዲስ ነገር አሁን መንገድ ላይ ከሄድኩኝ ይሄ ምንድነው? እንዴት ነው የተሰራው? ምናምን ብዬ እንዴት ነው ሂደቱ አሰራሩን ብዬ ቁጭ ብዬ ከመጀመሪያ እስከመጨረሻ እንዴት እንደሰሩት ምን እንደሚጠቅም ምናምን እጠይቃለሁ። ማወቅ እጓጓለሁ። ምክንያቱም መማር ስለምፈልግ አዲስ ነገር ማወቅ ስለምፈልግ። ብዙ ነገሮችን እንደዚህ ዝም ብዬ አላልፋቸውም ማወቅ በጣም ጉጉት ስላለኝ። እጠይቃለሁ ደግሞ አካባቢያችን ያለው ሰዎችን በጣም ጥሩ ሰዎች ስለሆኑ እኔን ለመማር ፍላጎት ካለኝ ሁሉም ሰውን ለማስተማር ዝግጁ ነው። ስለዚህ የጠየኩትን ሁሉ ማግኘት ስለምችል ብዙ ብዙ ትምህርቶችን እወስዳለሁ። በሙያ የታገዝኩ ሰው ለመሆን እና ብቁ ሰው ቀልጣፋ ለመሆን የተለያየ ሙያዎችን በጣም ጭንቅላቴን በተለያየ መንገድ ማየት መገነዘብን ብዙ ነገሮችን ጭንቅላቴም እየሰፋል ይሄዳል ማለት ነው። ይሄም የሚሆነው አዲስ ነገሮችን በየቀኑ ሳልሰለች ማወቅ ጉጉት ካለኝ ደግሞ ብዙ የሰው ልጅ ብዙ የማያውቃቸው ነገር አለ። እነሱን ማወቅ አውቄያለሁ ብዬ አለመቀመጥ ምክንያቱም አሁን እኔ በብዙ ተምሬያለሁ ብዬ ራሴን እንደዚህ እንትን ብዬ ቁጭ ካልኩኝ። ትናንሽ የሚመስሉኝን ግን የማውቃቸው የሚመስሉ ብዙም የማላውቃቸው ነገር አለ። ስለዚህ አውቀን አውቄያለሁ ብዬ ጨርሼ ቁጭ የምለው ነገር የለም። ምክንያቱም ዛሬ ላይ እኔ ያወቅኳቸው ወይ የትምህርቱን ቢሆን እኔ ዛሬ የተማርኩበት መንገድ እና ነገ ላይ ደግሞ ብዙ ተሻሽለው የሚመጡ ነገሮች አሉ። ስለዚህ በየቀኑ አዲስ ነገርም መማር አለብን። ሁሉም ነገር ምን ላይ እንዳለን ማወቅ አለብን እና ራሳችንን ፈተሸን የሚያስፈልግንን ነገር እንደገና እንደ አዲስ እየተማርን መሄድ ግድ ይለናል።

ከደንበኞችህ ጋር ትገናኛለህ? አዎ ከደንበኞች ጋር በየቀን ሁሌ በስራም ይሁን በተለያየ ነገር ከደንበኞች ጋር እገናኛለሁ ከብዙ አይነት ደንበኞች አገኛለሁ ለምሳሌ አሁን አንዳንዶቹ ይቆጣሉ አንዳንዶቹ በጣም ጥሩ ሰው አለ ምናምን እና የተለያዩ ደንበኞች አሉና እንገናኛለን ከብዙ ሰው ነው የምገናኘው። በጣም ብዙ ደንበኞች አሉ እና አንዳንዶቹ ጥሩ አስተያየት ይሰጣሉ በርቺ ምናምን በዚሁ ቀጥይ ምናምን ይላሉ። የተለያየ ባህሪ ያላቸው ደምበኞችን በቀን ውስጥ አገኛለሁ። እና ከብዙ ደምበኞች ጋር እገናኛለሁ። በየቀኑ አዲስ ሰው እተዋወቃለሁ አዲስ ሰው ይመጣል ቢሮዬ እና የተለያየ ሰው

የደንበኛን እርካታ ታስ ታሳውቃለህ አዎ የደንበኛ እርካታን አሳውቃለሁ። ምክንያቱም ደንበኞች ደስ የሚላቸውን ነገር ለሁሉም ሰው ግልጽ እንዲሆን። አሁን ለምሳሌ ስራ ቦታ ለብዙ ሰው ስለምንሰራ። ደንበኞች ሲደሰቱ በቃ ደንበኞች የሚፈልጉት ይሄንን ነገር ነው እንዲህ ተደስተው ነበር። እና በዚህ አሰራር ብንሰራ በጣም አሪፍ ነው። ደንበኞችንም ማስደሰት እንችላለን ብዬ ስራዎቼን እየሰራሁ እንዳለው ማለት ነው። ደንበኞችን በ በ በስራችን እንዲረኩና እንዲደሰቱ። የተለያየ ፍላጎታቸውን ለማሟላት ሁሉንም የሚፈልገውን ነገር በመጠየቅ እነሱ የሚሉትን በመቀበል ደንበኛም ለማስደሰት እሞክራለሁና አስደስታለሁ በጣም ነው የማስደስተው። እንደ ሁሌ ደንበኞቼን ለማስደሰት እጠራለሁ። ምክንያቱም አሁን ሁሉም ሰው የተለያየ ፍላጎት የተለያየ አሰራር ሊፈልግ ይችላል። በጣም ብዙ ደንበኛ ስለም ስለማገኝ በቀን ውስጥ። አሁን ብዙ ሰው የሚስማማበትን አሰራርም ሊሆን ይችላል። የሆነ ጥቅም የሚፈልጉትን ነገር ወይ አሁን የኢንተርኔት አጠቃቀምም ሙሉልም ብለው ሊመጡ ይችላሉ የተለያየ ነገር ስራ ስለምንሰራ። እኛ እነሱን እንደ እንደ ምኞት ፍላጎቶችን በምናሟላብላቸው ሰዓት ደንበኞቻችን በጣም ደስተኛ ሆነው ይሄዳሉ ያ ደግሞ ለኛም በጣም ትልቅ ስኬት ነው። በጣም ትልቅ ደስታ ነው። አሁን ከብሩ ከምኑ ከትርፉ ሌላ ደንበኛ ሲደሰት ማየት በጣም ለእኛ ትልቅ እርጋታና ትልቅ ደስታ ነውና። ደንበኞችን ማስደሰት ዋናው ስራችን። ደንበኞችን ለማስዳሰት ነው መጀመሪያ የራሱን እቅድ ላይ ስናወጣ ስራችንን ስናስብ ይሄ ስራ ለደንበኛ ምን እጠቀማለሁ? ለእኛ ብቻ ሳይሆን ለደንበኞቻችንስ? ምን አይነት ትርፍ ያመጣላቸዋል ወይ ደግሞ ምን አይነት ጥቅምን ለእነሱ ምን ሊጠቀሙበት ይችላል? ብለን በማሰብ ነው የምንሰራው። ስለዚህ ደንበኞችንም መጥቀም የሚችል ነገር እኛም ምን? የምንሰራው ብዙ ጊዜ በጣም ደንበኞቻችን አርካታቸውን ያሳውቁናል። እና እኛም እንደዛው ደስ ይለናል ማለት ነው። ደምቦኞቻችን እርካታችን አንዳንዴ በግልጽ እንደውም መጥተው ባለፈው እንደዛ ላደረጋችሁልን ነገር እናመሰግናለን በጣም ተጠቅሜበታለሁ ምናምን ይላሉና

ምን አይነት ቦርሳ ትጠቀማለክ? እኔ ብዙ ጊዜ ትንንሽ ቦርሳዎችን ነው የምጠቀመው ትልልቅ ክርፍፍ ያለ ምናምን ትልቅ ቦርሳ አይመቸኝም እና ቀለል ያለ ቦርሳ ትንሽየ ትንሽየ ስልኬን እና በቃ ብር ታክሲ ምናምን የሚይዝበት ያህል ከሆነ ደስ ይለኛል በቃ ትንሽዬ ቦርሳ ነው ምወደው በጣም። ለስራም ለምንም እንዲመቸኝ መንገድ ላይ ስሄድም እንዲመቸኝ ትልቁ ከሆነ በጣም ነው ክርፍፍ ይላል። አይመችም በቃ ለመያዝም ለምናምን አይመችም። እና ትልቁ ለእንትንም ያጋልጣል ለሌቦችም ያጋልጣል። ትንሿ ከሆነች ደግሞ ስርክ ራሴ ይዛታለሁ በእጄ ምንም ቅድል ያለች ነች ለሌባም አትጋለጥም። ያ ግን ትልቅ ከወያዝኩኝ በጣም በብዙ ቦታ ዚፕ አለው ምናምን እና ያ ለሌባ ያጋልጣል። ምክንያቱም ሙሉ ለሙሉ በአይናችን መቆጣጠር አንችልም። ትንሿ ከሆነች ግን በራሳችን ሀላፊነት በእጃችን ነው የምንይዛቸው ስለሚመች። ለመያዝም ይመቻል ትንሿ በጣም። ብዙ ኮተታ ኮተት እንሞላበታለን ይይዛል ብለን ስለዚህ ይደክመናል ወይ ቁጭ እናደርገዋለን ልንረሳው እንችላለን። ታክሲዎች ምናምን ስንገባ እንዲህ ቁጭ እናደርገዋለን ይከብደንና ስለዚህ ረስተነውም ልንወርድ እንችላለን ለኪሳራ እንወድቃለን ማለት ነው እንከስራለን። ስለዚህ ትንሽሿ ከሆነቺ ግን ምንም በቃ ሳይታወቀ ዝም ብለን ነው ይዘን የምንሄደው። በጣም ይመቻል እንትን ለማለትም ሚከብድ የለውም

በቤተሰቡ ምን አይነት የበዓላት ታከብራላችሁ? በቤተሰባችን በጣም የተለያዩ በዓላት አሉ። እኛ አካባቢው ብዙ በዓል አለ። በአመቱ ውስጥ በጣም ብዙ በዓል አለ። አሁን ለምሳሌ አዲስ አመት አለ፣ ከዛ ሲቀጥል መስከረም ውስጥ ራሱ ሁለት ባል ነው ያለው። እንቁጣጣ አለ፣ ካዛ መስቀል አለ፣ እንደዛውም ገና አለ፣ ፋሲጋ አለ። በጣም ብዙ የተለያዩ በዓላት አሉ። ጥምቀት አለ እና ብዙ በዓል ስላለ በጣም ብዙ በዓላትን እናከብራለን። ከቤተሰብ ጋር አብረን በመሰብሰብ ምናምን በጣም ዝግጅቱን ምናምን በጣም ደስ ይላል። ለበዓላት ዶሮ ይታረዳል፣ ቅርጫ ይመጣል። የተለያየ ምግቦችን ሰርተን ከቤተሰቡ ጋር ተሰብስበን እንመገባለን፣ እንጫወታለን ምናምን እና በጣም ብዙ በዓላትን ነው የምናከምረው። ለበዓላት እኛ አካባቢ አሁን ዶሮ ይሰራል፣ ጥብስ፣ ክትፎ በጣም በብዙ አይነት ምግቦች ናቸው ለበዓላት የሚሰሩት። ሌላ ጊዜ ለበአል የምንሰራቸው አሉ። እና ስለዚህ በዓላትን በጉጉት ጠብቀን ነው የምናከብረው። ዘመድ ይመጣል ምናምን ከሩቅ አካባቢ ቤተሰብ ስለሚሰበሰብ በዓላትም በጉጉት ነው የምንጠብቀው። ውጭ ያለ ዘመድ ይገባል። የተለያዩ በቃ በናፍቆት ነው የምንጠብቀው። ተነፋፍቀን በስንት ጊዜያችን እንገናኛለን። በአመት ውስጥ ምናምንም የምንገናኝ ስለሆነ በዓላትም በጉጉት ነው የምንጠብቃቸው። ቤተሰብ ለመሰብሰብ ስለ ህይወታችን ምናምን ብዙ ነገሮችን እንጨዋወታለን እንበላለን፣ እንጠጣለን ብዙ ነገሮች አሉ።

የስራ ጊዜ ነው የስራ ጊዜ በጣም አሪፍ ነው ምንም አይልም። ብዙ ስራዎችን እሰራለሁ እና አሪፍ ነው የስራ ጊዜ። በጣም የተለያዩ ስራዎችን ነው የምንሰራው። ብዙ ስራዎችን ነው የምሰራው እና ስራ የስራ ጊዜ በጣም አሪፍ ነው። ጊዜም በጣም በመጠቀም የተለያዩ ስራዎችን ነው የምሰራው። እና የስራ ጊዜ በጣም ጥሩ እና ቀልጣፋ ነው። በጣም አሪፍ ነው የሰራ ጊዜ። የሰራ ጊዜየን በስራ ነው የማሳልፈው ከተለያዩ ደንበኞች ጋር እገናኛለሁ። ብዙ ስራ ነው የምሰራው እና የስራ ጊዜም በስራ ደንበኞችን በማገልገል ነው ምናምን ነው የማሳልፈው። እና በጣም አሪፍ ነው። የስራ ጊዜ። በጣም ቀልጣፋና በጣም አሪፍ ነው። በቃ ከምለው በላይ በጣም አሪፍ ነው። የሰራ ጊዜ አያጨናንቅም ምናምን በቃ ስራዬም በአግባቡ ነው የምሰራው በጣም የሚያጨናንቅም የለውም። እና እየተዝናናው በመሃልም። የእረፍት አሪፍ ነው። በጣም በጥሩ ሁኔታ ነው የምሰራው በጣም አሪፍ ነው።

የምትመኘው የእረፍት ጊዜ ምንድነው? የምመኘው የእረፍት ጊዜ በጣም መዝናናት የተለያዩ ነገሮችን ማረግ ከቤተሰብ ጋር መዝናናት ሌላ ሀገር ሄዶ መዝናናት እና መጎብኘት ሀገሮን የተለያዩ ሀገሮችን መጎብኘት። በጣም የምወዳቸው ሀገሮች አሉ እና ወደ ከዚህ ወጣ ይላሉ እነሱን መጎብኘት። ከቤተሰብ ጋር ሆኖ ጊዜ ማሳለፍ ምናምን መጫወት ብዙ ነገሮች አሉ። እና እነሱንም ነው ምኞቴ ቢሳካልኝ ብዬ የማስበው በጣም ከምወዳቸው ጋር ቤተሰቦቼ ጋር ከሁሉም ጋር ተሰብስበን ምናምን ወጣ ብለን እንደዛም ብናሳልፈው ጊዜ።